የምወደው የቤት እንስሳ። ብዙ ናቸው ላም ከብት በተለይ ውሻ በጣም ነው የምወደው ምክንያቱም በጣም ታማኝ ነው። ለቤቱም ለባልቤቱም በጣም ታማኝ ነው። ለምሳሌ እንደውም ውጭ አገር ስንሄድ አንድ ሺህ ባለቤቱን አስር አስር አመት የመጣ ባለቤቱን ይቀበላል ታማኝ ውሻ ታማኝ እንስሳ ውሻ ነው ብዬ አምናለሁ። እንደዚህ ሌሎች ከፍጥላም ስንሄድ ወደ ገጠር አካባቢ በጣም ለጉልበት ስራም ለሆነ የምርት እንደ ወተት አስተዋፆ እንደ ስጋ አይነት አስተዋፆ በጣም ስለሚያገለግሉ በሬ ላም ፍየል በግ እነሱንም በጣም እወዳለሁ። ሌላ ብዙ ነገር ፈረስ ሃያ ሊሆን ይችላል ባህላዊ የመጎጓዣ መንገድ የምንጠቀምባቸው ስለሆኖ እነሱን በጣም አስፈላጊ ናቸው። ሌላው በጭራሽ እንደቀሰ ነገር ስናይ እንስሳዎች አንበሳ ነብር ጫካ ላይ የሚኖሩ በጣም ከለርፉል የሆኑ እንስሳዎች አሉ ወይም ውበት ያላቸው እንስሳ እነሱም በጣም ጥሩ ናቸው። ምክንያቱም ለቱሪዝም ያገለግላሉ። ስናያቸው ደስ የሚለው ነገር አላቸው። በጣም አስፈላጊ ናቸው እነሱ

የምትመኘው ስራ ምንድነው? ይላል ጥያቄው እኔ የምመኘው ስራ በአሁኑ ጊዜ ቴክኖሎጂው በዘመነበት ሀገር ወይም አለም ወደ አንድ በመጣችበት ጊዜ በቴክኖሎጂው ተጠቅማ። ባለችበት ጊዜ እኔ የምመኘው ስራ ወደ ቴክኖሎጂው አለም መሰማራት የቴክኖሎጂው ክህሎቱ ችሎታው ቢኖረኝ በጣም ነው የምመኘው እያደረኩትም ነው አሁን ባለውበት ደረጃ። እንደዚህ ስል ምንድነው? ቴክኖሎጂ ላይ አሁን ሁሉ ነገር በቴክኖሎጂ የተሰራ ነው ሰው ይሰራ የነበረው ነገር ሙሉ በሙሉ እየተቀየረ በቴክኖሎጂ የቤት ስራ እንኳን ሳይቀር በሮቦት እየተተካ ነው። ስለዚህ የሰዎችን ስራ ከመቅማቱ በፊት ወይም አይኤ ወይም አርቲፊሻል ኢንተለጀንሲ ሁሉን የሰዎችን ስራ ከመቅማቱ በፊት እኛ አይኤን መጠቀምያ ከማድረጉ በፊት እኛ እንድንጠቀምበት የሱ እስኪል እንዲኖረኝ እፈልጋለሁ። ለምሳሌ ቪዲዮ ኤዲተር በቃ ወሳኙ በአሁኑ ጊዜ ግራፊክ ዲዛይን ኤኒ ክሬት የሚደረጉ ግራፊክ ዲዛይን ዌብሳይት ደቨሎፕመንት ምክንያቱም አስፈላጊ ስለሆኑ በአሁኑ ጊዜ እነዚህን ስራ እነዚህን አይነት ችሎታ ኖሮኝ ብሰራ ደስ ይለኛል። ሌላው ዋነኛው እነዚህን በመጠቀም ህዝብን የሚያገለግል የራሴ ጥሩ እኔ ራሴ ተቀጥሮ መስራትን ሳይሆን እኔ እየመራው በስሬ ተቀጥሮ እንዲሰሩ እንዲሆነኝ እፈልጋለሁ። እንደዚህ ማለት ምንድነው? ነጻነት ይኖርሃል ራስህን ቀጥሮ ተቀጥሮ መስራት እና ራስህን ቀጥሮ መስራት በጣም የሚለያዩ ናቸው። ራስህን ቀጥረ ማለት ራስህን በራስህ እያስተዳደርክ ጊዜህን ራሳችን በፕሮግራም ወይም በእቅድ አውጥተን እየተጠቀምን የምንሄድበት ራስን ቀጥሮ መስራት። ከዛ ሲቀጥል ደግሞ የራስን ቢዝነስ ማቋቋም ይሄ ደግሞ ወሳኝ ነው። ራስን የምትቀመጥ መቅጠር በአይኤ ወይም ይሄ በሶሻል ሚዲያ ሊሆን ይችላል። ፍሪሊያንስ እንደ አፕወርክ አይነቱ ላይ ቀጥረ የሚሰሩ ስራው ነው። ራስን ቀጥሮ ከዛ ግን ቢዝነስ ማለት በየራስን ገንዘብ አውጥቶ ያ ቢዝነስ ብር እንዲያመጣ ብር አውጥቶ ብር እንዲተካ የማድረግ ስራ ነው። ኢንቨስትመንት ቀጣዩ ደግሞ አለ። ኢንቨስትመንት ኢንቨስት ማለት ሀይለኛ ብር አውጥቶ ያ ብር ብር ገቢ እንዲያገኝ ብቻ ግን ለሚሰራው ስራ አዎ ተጽዕኖ አለው በደንብ ሀይለኛ ተጽዕኖ አለው። ምክንያቱም ጊዜዬን በአግባቡ መጠቀም አለ። ሰራተኛው ምን እያደረገ ነው ቀን ተቀን ዛሬ ምን ተሰራ በቃ ሀይለኛ ቁጥጥር ያስፈልገዋል። ግን እንደሱ አይነት ስራም እወዳለሁ ምክንያቱም ነጻነት አለህ። ራሴ እለውጣለሁ ቤተሰብ በሃይለኛው መለወጥ ይቻላል ኢንቨስትመንት ሲደረግ እንደ ሀገር የሀገር ጂፒ ወይም የሀገር ኢኮኖሚዋ በጣም እንዲያድግ ያደርጋል። እንደሱ አይነት ስራ እንዲኖረኝ እመኛለሁ። ሌላው ዋነኛው ከቅጥር ስራ መውጣት ምመኘው በቃ ይሄ የኔ ምኞቴ ነው። ምክንያቱም የቅጥር ስራ እዛው ታስረህ ትለብሳለህ ትበላለህ ትኖራለህ ትተኛለህ ትነሳለህ ትኖራለህ ሌላ ነገር የለም። መለወጥ የሚባል ነገር የለም። ይሄ ይታወቃል ዝም ብሎ የመኖር ወደ ድህነት እንደውም የመሄድ ዋናኛው መንገድ ቅጥር ነው። እርግጥ አብዛኛው እንደ እንደ እንደምናየው ኢትዮጵያም ሊሆን ይችላል እንደ አለምም ሊሆን ይችላል ተቀጥሮ መስራትን ሰው የሚወደው ቋሚ ገቢ ሊኖር ይችላል አዎ ይኖረዋል። ግን ያቺ ቋሚ ገቢ እንጂ ሌላ ትርፍ አብዛኛውን የተቀጠረው ይሰራል ብዬ የማስብ ሰው ምንድነው? ይሄ አደጋ ወይም ሪስክ የሚባለውን ነገር ሰው ይፈራል። ከዚህ ወጥቼ ምን እሆናለሁ እወድቅየለም ወይ ምናምን ነው? ስኬት ደግሞ ወይም የሆነ ግብን መምታት ካልወደክ ካልተፈተንክ የሚሆን ነገር የለም። ስለዚህ ጨክኜ መውጣት አለብኝ አሁን በአሁኑ ሰዓት እንደውም ተቀጥሬ እየሰራሁ ነው። ይሄን መውጣት እፈልጋለሁ የምመኘው የስራ ምንድነው? ባለ በሀገራችን የእርሻ ስራ ስለሆነ ወደ የእርሻን ስራ ከባህላዊ ወደ ዘመናዊ ማድረግ ዋናኛው ምኞቴ ነው።

አዎ የምትወደው ሽታ ምንድነው? ለሚለው ብዙ አይነት ሽታ አሉ። ለአፍንጫም የሚመች ልብን የማይረብሽ ሁሉ። በጣም በቃ የማይረብሽ ከሆነ ሽተው ሁሉ ቆንጆ ነው እሱን እወዳለሁ። ግን በዋናነት ምንድነው? ቢባል አበባ በተፈጥሮ የተሰጠ አበባ ወዳለበት ቦታ ስንሄድ ራሱን የቻለ ጣዕም እናለው። ያሉ ሽቶዎች በጣም ቆንጆ ቆንጆ ሽታ የሚባሉ ወደ ጫካ ስንገባ ነው። ከተማ ላይ ስንሄድ። በተለያዩ ሰዎች ተጠቅሞ በሚጥሏቸው ቁሻሻዎች ስለሚበከል ሽተው ጥሩ አይደለም። ግን ወደ ጫካህ መሄድ። በተፈጥሮ ያሉ መስከረም ላይ ሊሆን ይችላል ጥቅምት ላይ ሊሆን ይችላል የሚፈነድቁ በጣም የሚያማምሩ አበቦች አሉ። እነሱ የነሱ አበባ በጣም ነው የምወደው እሱ ነው ቆንጆ። ሌላው ዘመን አመጣሽው ሽታ አለ። ይሄ ዶርናንት ሊሆን ይችላል ሰዎች የሚጠቀሙት እሱም እንደ የአይነቱ ይለያያል። ይኸው የሰውም ፍላጎት የሽታ ፍላጎት የተለየ ስለሆነ እንደየ ሰው ፍላጎት የቀረበ ነው። ዶርናት ነው አንተ በቃ አስፈላጊ ነው። ምክንያቱም የሰው ልጅ በተፈጥሮ ራሱን የቻለ የሚወጣ ላብ ሊሆን ይችላል። ከሰው የሚወጣ ራሱ መቻል ጠረን አለ። ሻወር ተልተሎ ካልወሰድን ነው የሚወጣ ጠረን ስላለ ያንን ለመከላከል የሚቀባ ዶርናንት ለልብሳችን። ልብሳችን ተቀብቶ የሚያምር ሽታ ያለው አለ እሱም ቆንጆ ነው። ምክንያቱም መጥፎ የነበረውን ሽታ ወደ ጥሩ ነገር የሚቀይርልን ስለሆነ ዶርናንት በጣም አስፈላጊ ሽታ ነው። ግን በዋናነት የምትወደው ሽታ ምንድነው? ለሚለው ጥዬቄ በተፈጥሮ የሚገኝ ገጠርም አካባቢ ሄደን እንደ አትክልት አበባ አዲስን አመት መከታ አድርገው የሚፈነድቁ አበባ በቃ ጠዋቶች በተፈጥሮ አካባቢ ያሉ ነገሮች በጣም ለዛቸው ሽታቸው የሚያምር እዛ ያሎች ነው እናም የምወደው በይበልጥ እዛ ያለውን ነው። በተጨማሪ ያው ሰው ሰራሹን ሽታ ጭምር ማለት ነው እንደ ዶርናንት ሌሎ። የጠጉርም ቅባት ሊሆን ይችላል በቃ ሰው ሰራሽ የሚባሉ ሽቶችም እነሱም ጥሩ ናቸው ይኸው እንደየቅባቶች ሽታቸውን ይለያያል። ይኸው እንደየሰው ስለሆነ ሰው ይሄንኜው የመቸኛል ይሄ አይመቸኝም ስለሚል እንደየሰው ፍላጎት የሚቀርቡ የዶርናንቴ ሽቶ አይነት አሉ። ከእነሱም የሚመችኝ አሉ። ምክንያቱም በቃ መጥፎ ይሸት የነበረና ይሸተን የነበረን በአፍንጫችን ይሄ ሽታ ይገባ የነበረው ጥሩ ነገር ስሸተን በጣም አሪፍ ስለሆነ እነሱንም እወዳለሁ።

አዎ የጨረቃ ብርሃን እወዳለሁ። ምክንያቱም ጨረቃ አሁን ጨረቃ ፀሀይ የተፈጥሮ ስጦታ ናቸው። በተለይ ጨረቃ በጣም የሚገርም ራሱን የቻለ የተፈጥሮ ስጦታ አለው። ስታየው የሚያምር የማያቃጥል በቃ በተፈጥሮ ስዓቷን ጠብቃ የምትወጣ። መግባባት ባለባት ሰዓት ትገባለች መውጣት ባለባት ሰዓት ነው። የምትወጣ በዛ ላይ ከለሯ በጣም ነው የሚያምረው። ያምራል በቃ የሆነ ብቻ እንድታዳምጥ ያደርጋል። ወጥተህ እኮ ዝም ብለህ አንዱ ዛፍ ጥግ ሆነህ ጨርቃን ብቻ በመመልከት የሆነ የሚገኝ እርካታ የሆነ ደስታ አለ። እኔ ራሱ በጣም ነው የምወዳት። በዛ ላይ ቀርቶ አሁን ማታ ፀሀይ አስራ ሁለት ሰዓት ትገባለች ከዛ በኋላ ጨረቃ አንድ ሰዓት ሁለት ሰዓት ላይ ትወጣለች። ያ መውጣቷ አሁን ማታ ተጨማሪ ስራ የሚሰሩ ሰዎች ጉልበትም ሊሆን ይችላል ሌላ ስራም ሊሆን ይችላል። ለሚሰሩ ሰዎች በጣም ብርሃን ትሆናለች ጨረቃ በጣም አስፈላጊ ናት ብርሃን ይሆናል። በቃ በብርሃን በጥሩ ሁኔታ ይሰራል። ብርሃን ሆና ግን አታቀጥል በቃ እንዲህ አትሞቅ በጣም ነው የምታምረው። ስራህን በምትሰራበት ሰዓት በጣም ሀይለኛ ምቾት ስላላት ጨረቃን በጣም ነው የምወዳት። ሌላው ደግሞ በተፈጥሮ በቃ ራሷን የቻለ የተሰጠ ነገር አለ። ጨረቃ ስትወጣ በቃ ስትገባ ራሱን የቻለ ይኸው አሁን በትምህርቱም በሳይንሱም በጣም እንድናውቅ አልተደረግንም እንጂ ጨረቃ ራሷን የቻለ ተሰጥኦ አላት። የምታበረክተው ለእፅዋትም ለሰዎችም የምታበረክተው ነገር በጣም ሀይለኛ ነገር አለ። እንደ እፅዋት ፈካ ያለ እንዲሆን ሰዎችም ደስተኛ እንዲሆኑ የምታደርግናት ጨረቃ። አብዛኛው አሁን ፊልሙም ላይ ልንናይ እንችላለን። ሌላው ላይም በቃ ወጥተህ ጨረቃን እያየህ ዙሪያዋን ደግሞ ይሄ ክዋክብቶች ይከቧታል። ክዋክብት እነዚህ አዎ በቃ እነሱ ክብብ ያደርጓል እሷን ስታይ ያለው ደስታ። ቁጭ ብለህ አንዱ ጫካ ላይ ራስህን እንድታድምጽ እሷን በማየት ብቻ እንድታድምጽ። በቃ አስፈላጊ ናት። በቃ ሌላው በተፈጥሮ የሚመጡ የሚዘዋወሩ እንደ አንድሮ ሜዳ አይነት መጽሐፎች እንደጻፉት ፀሀይ ራሷን የቻለ የፀሀይ ግርዶሽ ምናምን ይከሰትበታል። እሱ በቃ ተፈጣሪ የሆነ ነገር እንዳለ ምልክት የምትሰጠን። ለሰው ልጆች በጣም ጠቃሚነት። ለምሳሌ አሁን ጨረቃ ዳመና ነገር ከሆነች አሃ ዝናብ ሊዘንብ ነው ብሎ ህዝቡ ማድረግ ያለበትን ነገር የሚሰበሰብ ሰብል ካለ ሰብል ይሰበስባል። ሌላ መልበስ ያለበት ዝናብ እንዳይደበድበው የሚፈለግ ነገር እንዲሰበሰብ ሰው እንዲዘጃጅ ያደርጋል። ጨረቃውን ዳመና ስትሆን በጣም ጨረቃ ካለች ደግሞ በቃ የሆነ ዞሮ መጠንቀቅ ያለብን ነገር እንድንጠነቀቅ ያደርገናል። እና ጨርቃ እንደኔ አስፈላጊ ናት። ደግሞ ዋናው ለጥዋት እድገትም በጣም አስፈላጊ ናት ብዬ አስባለሁ። እንደ ምክንያቱም አንድ እጽዋት አሁን ጥላ ላይ ተሆነ አያድግም። ጥላ ከሆነ ፀሀይ ማግኘት አለበት። እንደዚው ሁሉ ፀሀይ ማግኘት እንዳለበት ሁሉ ያ አፅዋት ጨረቃ ማግኘት አለበት ራሱን የቻለ ተፈጥሮ የምትሰጠው ከፈጣሪ የተሰጣት ነገር ስላለ በጧቶች ፀሀይ አስፈላጊ ናት። ነው እኔ እንደኔ ሌላ ትወዳለህ ወይ በደንብ ነው የምወድ። እንደውም ጨረቃ ላይ ፍቅረኛ ሊሆን ይችላል ቤተሰብም ሊሆን ይችላል። ይዘህ ወጥተህ ልክ አንዱ ዛፍ ላይ ቁጭ ብለህ ጨረቃህን እየተመለከትክ የምታወራው ወሬ አይረሳም። ይሄን የት አይተነዋል? ዩኒቨርሲቲ ላይ ፍቅረኛችሁ ሊሆን ይችላል የወንድ ጓደኛም ሊሆን ይችላል። ይዘህ አንድ ሰዓት ሁለት ሰዓት ከሶስት ሰዓት በኋላ ትሄድና አንዱ ላይ ቁጭ ብለህ ጨረቃን እያየህ የልብ የልብህን ስታወራ በጣም ደስታ የሚሰጥ። የጨረቃ ጥቅም እስከዚህ ድረስ ነው። ደስ ይላል።

ያው ጥያቄ ደግሞ ይቅርታ መጠየቅ ቀላል ነው ይላል ቀላል ሆነ ማለት ይከብዳል። በነገራችን እንደዚህ ስል ምን ማለት ነው ከባድ ነው ማለት አይደለም። ቀላል ቀላል ነው ግን የምናከብደው እኛ ራሳችን ነን። አሁን አንድ ሰው ይቅርታ ይቅርታ ለመጠየቅ አጥፍቶ ከሆነ ይቅርታ ሲጠይቅ እንዴት? በቀላል የበታችነት ስሜት ተጣልተው ከሆነ አሁን ለምሳሌ እንዴ ፈርቶት ነው እንዴ ይቅርታ የሚጠይቅ የሚባል ኋላ ቀር በዓል አለ። ግን ይቅርታ መጠየቅ በጣም ትልቅ ነገር ነው። ከፈጣሪም ይሄንን ከፈጣሪ እንድትታደለው ይገባል የታደለ ሰው ነው የሚጠይቅ እምነቱ ያለው በፈጣሪው የሚያምን ሰው ነው ነገሮች ይቅርታ የመጠየቅ አቅሙ ያለው። እንጂ አሁን እንደኛ እንደ ባህላችን ይቅርታ ሲጠይቅ እንዴ በቀላል ዝቅ ያለ ወይም የበታችነት በቃ ከታች ያለ ነው የምሰማን በጣም በቃ የሚያስጠላ ልምድ ነው። ያለን በነገራችን ላይ እንጂ ይቅርታ የሚጠይቁ ሰዎች በጣም ምሁሮች፣ የተማሩ የተማሩ ሲባል በፊደል መቆጠር አይደለም መማር በስነምግባር በቤተክርስቲያኑ በጣም ረቀቅ ያሉ እውቀት ያላቸው ለይቅርታ የተዘጋጀው በሌላው እምነት በሙስሊም ሊሆን ይችላል በቃ ወደ እምነቱ ሁሉም ጠጋ ያለ ሰው ለይቅርታ ክፍት ይሆናል። እና ይቅርታ መጠየቅ ከባድ ነው እንደ እንደው እንደ አጠቃላይ ስናይ ከባድ ነው። ማለት ሰው አክብሮታል እንጂ ከባድ ሆኖ አይደለም ግን ሰው አክብሮታል በቃ ሰው አሁን ይቅርታ መጠየቅ የሆነ ተጣልቶ ከሆነ ፈርቶት ነው። ደግሞ ዋናው ደግሞ ይቅርታ አልጠይቅም ደግሞ እንዴት ለሱላ ላጎንብስለት የሚባል የመጎረር ስራ አለ በጣም በቃ አስቸጋሪ ባህር ማለት ነው። እንጂ ይቅርታ መጠየቅ በጣም ለተረዳው ሰው ቀላል ይቅርታ ለሚለው ለሚለው ሰው ደግሞ በፈጣሪ ዘንድ በጣም የተመሰገነ፣ በጣም ጥሩ ነው። ምክንያቱም ሁሉ ነገር በቃ በይቅርታ ይቀራል ሰው ነፍስ ሊጠፋ የነበረው በ እንደገና ደግሞ በቃ ብዙ ነገር ሊደረግ የነበረው በይቅርታ የማይሻር ነገር የለም። ይቅርታ ሁሉን ነገር ያስተካክላል። እኔ ይቅርታ ያን ከባድ አይደለም የምናከብደው ግን ራሳችንን ነን ነው። ይቅርታ መጠየቅ ታላቅነት ነው፣ ሙህርነት ነው ይቅርታ መጠየቅ ከትልልቅ ሰዎች ከበሰሉ ሰዎች የሚጠበቅ ነው ይቅርታ ይቅርታ የማይሰራው፤ የማይሽረው ጠብ የማያድነው ቁስል የለም። እና እንደ አጠቃላይ ጥያቄው እና ለማጠቃሊያ ይቅርታ መጠየቅ ቀላል ነው? ወይ ለሚለው ጥያቄ አዎ፣ ቀላል ነው። ግን ቀላል የሚሆነው ሰው እንደ ባህል ሲቆጥረው ይቅርታ በቃ ቀላል ነገር እንደሆነ፣ በሰው ልጆች አስፈላጊ እንደሆነ፣ እንደ ባህል ሲቆጥረው ነው ግን አሁን ባለንበት ሁኔታ እንደ ባህል አይደለም። እኔ ይቅርታ ልጠይቀው እሱን እንዴት? ነው የሚል ያሁኑ ሰው ይቅርታ መጠየቅ ታላቅነት መሆኑን አልተረዳም። ታላቅነት ይቅርታ መጠየቅ ታላቅነት መሆኑን ጥሩ ነገር መሆኑን ሰው ቢረዳ በጣም ቀላል ነገር ነው፤ በጣም ማለት ነው። በቃ አንተ ብዙ በደል አድረሰህ፣ ብዙ ቁስል ሰዎች ላይ ልፈጥርህ፣ ብዙ የሀገር ኢኮኖሚ አጥፍተህ በአንድ ይቅርታ ግን ያው ሁሉ መሻር ትችላለህ። ይቅርታ የታመመን ሰው፣ የተበላሸን አሰራር፣ የተበላሸችን ሀገር፣ እየተበጠበጠች ያለችንን ሀገር ሰላም የሚያደርግ ነው ይቅርታ በጣም ትልቅ ሀይል። ተጦር የበለጠ በቃ በጉልበት የሚመጣን ነገር አንበርክኩ የሚጥል ይቅርታ በጣም ትልቅ ነገር ማለት ነው። እና ዝም እናጠቃልል ሲባል ጥያቄውን ይቅርታ መጠየቅ ቀላል ነው? ወይ አዎ ቀላል ነው ወይ ግን እንዴት ነው ቀላል የሚሆነው? ይቅርታን ጥቅም ሰው ሲረዳ። ያው ጥያቄ ደግሞ ይቅርታ መጠየቅ ቀላል ነው ይላል ቀላል ሆኖ ይከብዳል በነገራችን እንደዚህ ስል። ምን ማለት ነው? ከባድ ነው ለማለት አይደለም።